ከስራ በኋላ መራመድ እወዳለሁ አካሌ እንቅስቃሴ ያስፈልገዋል። በአካባቢዬ ዙሪያ እራምዳለሁ አየሩ በጣም ቅዝቃዛ ነው። ሰዎች እየተመለሱ ነው። ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማያዊ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል። ስለ ነገ ማሰብ ጀመርኩ። ደህንነት ይሰማኛል። መራመድ ጤንነት ይሰጣል።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

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ይናገራሉ። እናቃምሳለን። ስለ አዲስ ነገር እንነጋገራለን የቤት ወሬዎችን እሰማለሁ። አንዳንድ ጊዜ። ናፍቀኝ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል እዛ ሁሉ ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው